እውነቱን ለመናገር ሁሉም ወቅት እወዳለሁ ያው ሁሉም ወቅት በጣም አሪፍ ነው ሁሉም ወቅት ከጊዜ ወደ ጊዜ በጣም እያስፈለገ የሚጠቅም ነገር ነው ቢዬ ነው እማስበው። በጣም አሪፍ ናቸው በጋ አለ ክረምት አለ። ጸዳ አለ በልግ አለ። በጣም ሁሉ አስፈላጊ ነው። ያው በጋው ለእንቅስቃሴ ከአንድ ቦታ ወደ አንድ ቦታ ለመንቀሳቀስ። ጥሩ እንትን ለማድረግ ጉዞ ለማድረግ ለመዝናናትም አይ ጥሩ አየርም ደሞ ስድስ እሚለው እውነቱን ለመናገር በጋ ነው። በጋ በጣም አሪፍ ነው ብዬ ነው እማስበው። ከሁሉም ክረምቱ ደሞ ግድ ነው ያው የታረሰ ገበሬ የዘራው እዲያድግለት እዲበቅልለት ለውጤት እዲበቃለት የግድ ክረምቱ ያስፈልጋል። ድጋሚ ጸደይ በል ግን በጣም አስፈላጊ የሆኑ ናቸው። ሁሉም ወቅት በጣም እውነቱን ለመናገር አሁን አስፈላጊም ነው ቢዬ እማስበው። ሁሉም የራሱ ሁሉም ወቅት የራሱ የሆነ ሚና የራሱ የሆነ ጥቅም ትልቅ ሚና ይጫወታል ብዬ ነው እማስበው። ወቅቶች ያው ከ ጊዜ ወደ ጊዜ እሚቀያየሩ በየአመቱ የሚመጡ አንዴ ገብተው እሚያልፉ ናቸውና ሁሉም ወቅት አሪፍ ነው። እኔ በበኩሌ ደስ እሚለኝ ወቅት ከሁሉም በጋ ነው። ምክንያቱም በበጋ ላይ የፈለኩበት ቦታ መሄድ እችላለው አየሩም ሳየው ደስ ይለኛል። ለእይታ በጣም ደስ እሚል ወቅት ነው በጋ ለመዝናናትም የፈለኩበትም ቦታ እንቅስቃሴ ለማድረግም በጋ በጣም እሚገርም የአየር ሁኔታ ነው። የአገር ወቅት ነው ምርጥ ወቅት ነው። እና በጋ በጣም እሚገርም ወቅት ነው። ብዙ ሰዎች በበጋ ላይ ስራ ለመስራትም ሆነ እውቀትንም ለመውሰድ ሆነ ለመዝናናትም እንቅስቃሴ ለማድረግም ወጣ ለመ ወጣ ወጣ ለማለትም በጋን የሚመርጡት በተለይ እኛው ሀገር ላይ በጋ በጣም ይወደዳል። በጣም ደስ እሚል የአየር ሁኔታ ነው ያለው የበጋ ወቅት። በጋ ያው ወደ ከጥቅምት ጀምሮ ነው መሰለኝ እሚጀምረው በጋ ከጥር የካቲት ህዳር ጥር የካቲት ታህሳስ ጥር የካቲት ባለው ወቅት ነው ያለው መሰለኝ። በጣም ደስ የሚል አሁንም ያለንበት ያው ወቅት በጋ ነው እና በጣም ደስ እሚል የማይገኝ የአየር ፀባይ ነው ያለው በጋ። በጣም ሆነ ለመዝናናትም ለመስራትም ምርጥ ሁኔታ የአየር ሁኔታ ያለው ወቅት ነው። በክረምት ስንመጣ ያው ክረምትም ያው ግድ ነው ክረምቱ ያው ለእርሻ ለተለያዩ ስራዎች በኋላ የውሃ ምንጭ ለማግኘት ክረምቱ በጣም ግድ ነው። የምግብ አስተዋጾዎች ምናምን ለገበሬዎች በጣም አስፈላጊ ስለሆነ ክረምቱም በጋውም ትልቅ ሚና ስለሚጫወት ያው ክረምቱ ያለ ክረምቱ በጋው ብቻ ምንም አያመጣም እና ክረምቱም በጣም በወቅቱ በጣም አስፈላጊ ነው ብዬ አስባለሁ። እውነቱን ለመናገር ያው በጋም ክረምትም በጣም ትልቅ ሚና ይጫወታሉ ቢዬ ነው እማስበው። በጋ ያው አራት ወር ነው ክረምትም እንደዚሁ ትንሽ ትንሽ ጊዜ ነው አራት ወር እንዲህ እንዲህ በጣም ወቅታቸው የየጊዜው ያልፋል በአመቱ አመቱ ቶሎ ይመለሳል። እና ሁሉም ሁሉንም ጊዜ በአግባቡ መጠቀም ይኖርብናል ብዬ አስባለሁ። በጋው ሲመጣ ቶሎ ብለን ማድረግ ያለብን ነገር ማድረግ ይጠበቅብናል። ክረምቱም ሲመጣ ማድረግ ያለብን ነገር ማድረግ አለብን። በሁሉም ወቅት የተለያዩ ነገሮች አሉ የተለያዩ ጠቀሜታዎችም አሉ የሚሰሩትም ስራዎች አሉ የሚደረጉም ነገሮች አሉ እና ሁሉም ወቅት ትልቅ ጠቀሜታ አለው ብዬ ስለማስብ። ሁሉንም ወቅት እወዳለሁ። ግን እኔ የትኛውን ወቅት አብልጠህ ትወዳለህ? ከተባልኩህ ግን እንደ ሰው እኔ በጋን አስበልጣለሁ በብዙ ምክንያቶች ለመጓጓዝም ለመንቀሳቀስም ለመስራትም ደስ የሚልም አየር ስላለው በጋ በጣም ደስ የሚል እና የሚገር የአየር ጸቦ